"የስልክህ የባትሪ ምን ያህል ይቆያል?"? አንድ ቀን ከግማሽ ሰዓት ምናምን ይቆያል እና አንድ ቀን ከግማሽ ሰዓት ማለት ካልተጠቀምኩኝ ማለት ዝም ብሎ እንደ ስልክ ጥሪና በቃ ለስልክ ጥሪ ብቻ የምጠቀመው ከሆነ ሶስት አራት ቀንም ይቆያል። ግን ብዙ ነገር የምጠቀም ከሆነ የተለያዩ ሶሻል ሚዲያዎችን የሚጠቀሙ ከሆነ ሚጠቀም ከሆነ አንዳንድ ነገሮችን ማደርግ ከሆነ አንድ ቀን ያው ከግማሽ ሰዓት ልል ያቆየኛል ማለት ነው። ግን የስልኩን አጠቃቀም የምወስነው በተን ውስጥ የምትጠቀሟቸው እያንዳንዱ እንትኖች ናቸው። እና እነዛን ደግሞ በአገባቡ መጠቀም በጣም አስፈላጊ ነገር ነው። መሰአትን አሁን ለምሳሌ ምንም ሳይባከን። የስልክን ሰዓት ማለት አሁን ባትሪ ዝም ብሎ አብርቶ ምተዋት ዝም ብሎ በቃ ለማይሆን ነገር ዝም ብሎ በብክነት የአብዛኛውን ሰው አብዛኛው ሰው ያጠፋል እንጂ ባትሪን ተጠቀመውበት አይደለም። እና ባትሪን በአግባቡ ተጠቅሞ እንትን ማለት በጣም ጥሩ ነገር ነው። እና አብዛኛውን ጊዜ ባትሪዬን እኔ ስጠቀም ባአግባብ ከተጠቀምኩኝ አንድ ቀን ከግማሽ ነው። ካልተጠቀምኩኝ ማለት ለጥሪ ብቻ ከሆነ ሶስት አራት ቀን ዝም ብሎ ባትሪው ያድራልና ማለት ይቆያል። እሱንም ሳይልቅ ቢያንስ ግማሽ ፐርሰንት ምናምን ብድረስ እንጂ ሙሉ በሙሉ አያልቅም። መቼም ለዛ የሚቆይ አይነት ባትሪ ጠንካራ ከአምስት ሺህ ሜጋ በላይ የሆኑ ስልኮቹ በጣም አስፈላጊ ነገሮች ናቸው